እኔ የምወደው መጽሐፍ ቢዝነስ ስኩል በጣም እወደዋለሁ ኢንተርፕረነርሺፕ። ዴርቶጋዳ ስኬት ቁልፎች ለኔ ለስኬት ይጠቅሙኛል የምላቸው መጽሐፎች በሙሉ ልብ ወለድ ሊሆን ይችላል እና ይህንም አንዳንዴ ጊዜ እጠቀማለሁ። በጣም የምወደው መጽሐፍ ቢዝነስ መጽሐፍት ነው ቢዝነስ ኢንተርፕረነርሺፕ በጣም ነው ይህ መጽሐፎች ያጓጉኛል በፍቅር ነው የምወዳቸው። ስለዚህ ኢንተርፕረነርሺፕ በጣም እወዳለሁ ቢዝነስ ስኩል ሮበርት ኪዮሳኪ መጽሐፎችን በጣም እወዳቸዋለሁ ሮበርት ኪዮሳኪ ቢዝነስ ስኮል እወዳለሁ። ቢዝነስ ስኩልም በጣም በፍቅር በጥበብ ነው የምወደው

አዎ ኢንተርኔት አለኝ ዋይፋይ እጠቀማለሁ በደንብ ነው ፍጥነት እንዲኖረው ለስራኤል ለቅልጥፍናው ኢንተርኔት በደንብ ነው ማህበራዊ ሚዲያን ለመጠቀም። ስራም ለመስራት በደንብ ነው። እኔ እንተርኔት ምጠቀመው ስለዚህ ዋይፋይ አለኝ በጣም በደስታ በፍቅር ነው ምጠቀመው። በጣም ነው ምወደው። እሱማ ግድ ነው። አንልሚትድ የሆነ እንተርኔት። ወርሃዊ ምከፍለው በወር ምከፍለው ኢንተርኔት ምጠቀመው አለኝ ስለዚህ በጣም ደስተኛ ነኝ። በሱ በመጠቀም ኢንተርኔት እጠቀማለሁ እንተርኔት አለኝ የቤቴ ዋይፋይ አለኝ። ስለዚህ ዋይፋይ ነው ምጠቀመው አሁን ይሄንን ሪከርድ ማረገውም ዋይፋይ ነው ስለዚህ በጣም እኔ ምወደው ዋይፋይ ነው። ለቅልጥፍናውም ለስራ በጣም ጥሩና ጥሩና አክቲቭ እንዲሆን ኢንተርኔት አለኝ። በጣም ደስ ሚል

አዎ የደንበኛ እርካታንማ እርካታ አሳውቃለሁ። ለምን? ለምሳሌ እኔን እቃ ሲገዙኝ ለምሳሌ እኔ አሁን የምሰራው ሽንኩርት ነው ንግድ ላይ። እዚህ ጋር ጥሩ አይደለም ሽንኩርቱ ካሉ በማግስቱ የተሻለ እቃ ለማምጣት እጥራለሁ። እንደገና ያኔ የወሰዱት እቃ ደግሞ እንዴት ነው? የትላንት የወሰዱት የወሰዳችሁት እንዴት ነው ተሸጠላችሁ ወይ? አሪፍ ነው ወይ? እንዴት ነው የምትሰሩት? እንዴት ነው መስራት ያለባችሁስ? ደረቅ ነወይ እርጥብ ነወይ? ሽንኩርቱ ምን ላሻሻል በደንብ ነው የምጠይቀው። ግድ ነው ስለዚህ ደንበኛ እርካታ ምን ያህል ረክቷል የሚለውን ነገም መጥቶ እኔ ጋር እንዲገዛ ያን ነገር እጠቀማለሁ። ስለዚህ ይህን ከማድረግ ለማድረግ ደግሞ ሁል ጊዜም አደርጋለሁ እጠቀማለሁ እሰራለሁ። ወደፊትም እረግሁ እየሰራሁ እቀጥላለሁ። ይሄን ግድ ነው ይሄማ ገበያ ላይ ንግድ ላይ ማንኛውም ቢዝነስ ላይ ሆኖ ሰው ነው ይህን ነገሮች ካላደረገ ውጤታማና ስኬታማ መሆን ስለማይችል ይህን ግድ የደንበኞችን እርካታ ግድ አሳውቃለሁ እጠይቃለሁ። ግድ ነው ስለዚህ ሁልጊዜም ለመስራት እሞክራለሁ እጥራለሁ

አዎ ለምሳሌ በቤቴ የተለየ መቀመጫ አለ። ወንበር ናት ሁልጊዜ ስጽፍ ሳነብ ምግብም ስበላ እሷን በጣም የምወዳት መቀመጫዬን ስለዚህ ያቺን ወንበር ሁልጊዜ በፍቅር በመውደድ ነው የማያት። ሁል ጋር የተለየች መቀመጫ አለች ወንበር ናት መደገፊያ አላት ወገቤንም እንዳያመው ሳነብም እኮ ስጽፍም የተለያየ ነገሮችን ሳደርግ እነኛን ነገሮች ለማከናወን የምትመቸኝ ደስ የምትል ወንበር አለች ቤቴ መቀመጫ አለኝ። ስለዚህ ያ ነገር ደግሞ ለራሴ ለጤናዬም እኔም እንዲመቸኝ የምታደርገኝ መቀመጫ ስለሆነ ቤቴ የተለየ መቀመጫ አለኝ። አዎ ወንበር ደስ የምትል መቀመጫ ናት። ስለዚህ አለኝ ሁልጊዜም ድ ቀን በቀን የምጠቀማት የማነበው የምጽፈው። ምግብም ስበላ እሷ ላይ ተቀምጬ ስበላ ሳነብም ደስ ይለኛል። ስለዚህ እጠቀማለሁ መቀመጫ አለችኝ ደስ የምትል የምታምር

አዎ እመለከታለሁ በደንብ ነው ምመለከተው ለምሳሌ አንድ ሰው ሚያምር ልብስ ለብሶ ካየሁ የሚያምር የፀጉር ስታይል ካለው። በደንብ ለምሳሌ አለባበሱ ሊሆን ይችላል። ሁኔታው አረማመዱ ሊሆን ይችላል ያን ሰው በደንብ አያለሁ እመለከታለሁ። ስለዚህ እኔ ሁልጊዜ ሰዎችን በአይን እመለከታለሁ በአይን በደንብ ትኩር ብዬ ማ ምን አይነት ሰው ነው ማነው? ምን አይነት ፊዚካል እና ጥንካሬ አለው? ምን አይነት ደስ ደስ አለው ያምራል። የሚያምር አብሶ ባይኔ ትኩር ብዬ አያለሁ ስለዚህ እመለከታለሁ አያለሁ ደስ ይለኛል። ስለዚህ በጣም ደስተኛ ነኝ ያን ነገር ደሞ እንትን ለማለት ለማየት በአይኔ ደስ ይለኛል ሰዎችን አያለው እመለከታለው

አዎ ቅርጫት አለኝ። ኳስ የምጫወትበት የተለያዩ ለጤናዬ የምጠቀምበት ሁልጊዜ ዱብ ዱብ እያልኩ ኳስ እየተጫወትን የቅርጫ ኳስ የምጫወትበት አለኝ። ሰፈራችን ላይም ስላለ ሁል ጊዜ እንጫወታለን ስለዚህ ቅርጫት አለ። በጣም ደስ የሚል ለጤናም ለአካል ጥንካሬም። እነዚህን ነገሮች ሁል ጊዜ ለማድረግ ቅርጫት አለኝ እጠቀማለሁ። አለኝ ቅርጫት እጠቀማለሁ በደንብ ነው የምጠቀመው። ስለዚህ ደስተኛ ነኝ። ለመጠቀም በጣም ደስተኛና ወጥ የሆነ ስራ ስለምሰራ ጠዋት ጠዋት ዱብዱብ ስል ነው። ያን ነገር ለማከናወን በጣም ነው ደስ የሚለኝ ቅርጫት አለኝ። እጠቀማለሁ

አዎ በስራ ሰዓት ግድ ስለዚህ የሻይ ሰዓት ሊኖር ይችላል በስራ ሰዓት ጊዜ እረፍት አደርጋለሁ ለምንድነው ያንን የማደርገው። ትንሽ አረፍን እልና ለምሳሌ ስራ ላይ ውጤት ብሆን ቢያንስ በቀን ምሳ ሰዓት ላይ ሰላሳ ደቂቃ እንቅልፍ ወሰድ ያረገኛል። ስለዚህ የሆነ ነገር አረጋለሁ ውጤታማ ለመሆን ደሞ አእምሮ ሪፍረሽ ይሆናል። ስራዬን በቅልጥፍና ለመስራት በጣም ደስተኛ እንድሆን አረፍ እላለሁ ስለዚህ ስራዬን በአግባቡ ለመስራት በስራ ጊዜ እረፍት አደርጋለሁ። የተወሰኑ ሰአቶችን ደቂቃዎችን አረፍ ብዬ ነው ስራዬን የምጀምረው። ለምን ያን ስራ ውጤት መሆን አእምሮ ዝግጁ ሰውነትም ጥንካሬ እንዲኖር አረፍ። ስለዚህ ሁል ጊዜም ያን ነገር ደግሞ አደርጋለሁ። ለማከናወን ለመስራት አዎ በደንብ ነው። እረፍት አደርጋለሁ በስራዬ ላይ በማንኛውም እንቅስቃሴ ላይ እረፍት አድርጋለሁ

እረም በጣም በጣም በጣም በምወደው ማር በጣም በፍቅር በዳቦ ያደረገው ማሩን ግምጥ ያደረገው የበላሁ በጣም ነው የምወደው ማር በጣም በፍቅር ነው የምወደው እንደሱ የምወደው እንደውም የለኝም ማለት ይቻላል። እንደውም ከሱካር ማር ነው በጣም የምወደው ተፈጥሮ አዛው ጣፋጭ እናቱ ለእያንዳንዱ በቃ ያለው ነገር በጣም ደስ ሲል በጣም ነው የምወደው። ስለዚህ ማርን በጣም ነው የምወደው በጣም በጣም ነው የምወደው ስለዚህ ማርን እወዳለሁ። በጣም ነው የምወደው እኔ ማር በጣም በጣም በጣም እወዳለሁ

አዎ በእጅ መሸመርን እችላለሁ። ዳንቴል እሰራለሁ። የተለያዩ ጥልፎችን እሰራለሁ። በጣም የሚያማምሩ ጥልፎችን የእጅ ስራዎችን እሰራለሁ። መሸመን እችላለሁ። ስለዚህ የነጠላ ጋቢ እነሂን ነገሮች በእጅ መሸመን እችላለሁ። በጣም ነው ደስ ሚለኝ። በጣም ነው ደስ የሚለኝ። ስለዚህ እዚህ እና እነኚህን እሸምናለሁ፣ እሰራለሁ። ውጤታማ ደስ የሚለኝ ስራ ነው። በእጅ እሸምናለሁ።

አዎ በደንብ ነው የምቀበለው አዎንታዊ ሀሳብን ለኔ ለእድገቴ፣ ለስራዬ፣ ለውጤቴ ስለሚጠቅመኝ አዎንታዊ ነገሮችን በደንብ ነው የምቀበለው። ሰዎች አስተያየት ሲሰጡኝ ይሄን ይሄን ይሄን አሻሽል ሲሉኝ እሽ አሻሽላለሁ ለምን ለስራዬ ለቢዝነሴ ያ ነገር ስለሚጠቅመኝ ይሄን ይሄን ይሄን አሻሽል ሲሉኝ እሺ ብዬ አሻሽላለሁ ስለዚህ አዎንታዊ ነገሩን በደንብ አስተያየትን በደንብ ነው የምቀበለው ስለዚህ ለመቀበሉም ሁልጊዜም ዝግጁ ነኝ ለምን? ለውጤት፣ ለእድገት፣ ለስራ ለማንኛውም ለአእምሮ እድገትም ቢሆን አስተያየትን እቀበላለሁ ሁልጊዜም ነው የምቀበለው እኔ በጣም ደስተኛ ለመሆን አስተያየቶችን እቀበላለሁ በደንብ ነው የምቀበለው።

አዎ መጠበቅ ታድግ ነው። አዎ ታድግ ታድግ ነው። ስለዚህ ሁልጊዜው የመጠበቅ ግድ ነው አንድን ስራ ለመስራት ውጤታማ ለመሆን ስኬታማ ለመሆን። ያን መጠበቅ ግድ ነው ያ ነገር እስከሚሳካ ድረስ። መጠበቅ ግድ ነው። ለምን ያ ነገር ውጤትማ የሚሆነው በትዕግስት? ሲጠብቁ ያለውን ነገር ለማሻሻል ለመስራት። አንድ ነገር ውጤታማ ለመሆን እና በሚያምር ነገር እንዲከውን ከተፈለገ የመጠበቅ ግድ ነው። ስለዚህ እኔ እጠብቃለሁ መጠበቅ በጣም ነው እምወደው። ስለዚህ መጠበቅ ታድግ ነው። አዎ መጠበቅ ታድግ ነው። ስለዚህ ደስተኛ ነኝ እጠብቃለሁ

እኔ ሰዎችን የማስተዋውቀው ሰዎችን እንዴት ታስተዋውቃለህ? በደንብ ነው የማስተዋውቀው። ለምሳሌ ባለቤቴን ከቤተሰቦቿ ከቤተሰቦቿ አስተዋውቃለሁ ከጓደኞቼ አስተዋውቃታለሁ ከማውቁ። እኔ ጓደኞቼን ከማውቋቸው ከቤተሰቦቼ ጓደኛዬ ነው ቤተሰብ ነው በጣም ጥሩ ሰው ነው። ለስራ ያለው ተነሳሽነት ለሀገር ያለው ጠቃሚነት አስታው አስታውይነቱ በጣም ጥሩ። ሰው ነው ብዬ ነው እንትን የምለው አስተዋውቃለሁ። ስለዚህ ሁል ጊዜ ነው እኔ ቤተሰቦቼን ጓድ እንዴት ሰዎችን ማስተዋወቀው? ጥሩ ሰው ነው ይሄ ሰው። ተዋወቁት ይረዳችኋል። ለስራም ለማንኛውም ለቢዝነስም ለማንኛውም ነገር የሰው አግዛችኋል ይረዳችኋል ብዬ ያን ሰው አስተዋውቃለሁ። ስለዚህ በቃ በደንብ ነው የማስተዋውቀው። ሁልጊዜም ደስ ይለኛል ማስተዋወቅ መተዋወቅ

በቀን እኔ ቢያንስ ውሃ ሁለት ሊትር ውሃ እጠጣለሁ በቀን። በባዶ ሆዴ ውሃ እጠጣለሁ ጠዋት ብድግ ስል በባዶ ሆዴ ውሃ እጠጣለሁ። ለጤና ለጥንካሬም ማንኛውንም ነገር ሰላም ነው የሚሰማኝ እኔ ውሃ ስጠጣ። ስለዚህ በባዶ ሆዴ ጠዋት ብድግ ስል እጠጣለሁ ውሃ በጣም ደስ ይለኛል እኔ። ውሃ በደንብ ነው የምጠጣው። ቢያንስ በቀን ሁለት ሊትር ከሁለት ሊትር በላይ እጠቀማለሁ። ብችል ብችል እስከ አምስት ሌትር እጠቀማለሁ። ስለዚህ በቀን ይሄን ያህል እጠቀማለሁ። ለምን ለጤናዬም ለማንኛውም ነገር ውሃ ያን ያህል ከሁለት ሌተር በላይ እጠጣለሁ።

የባህል ሙዚቃ ነው በጣም የምወደው የባህል ሙዚቃ ለምሳሌ ሀገር ስሜት ያለው በጣም የሀገር ፍቅር። የምን በጣም ነው የምወደው የሀገር ፍቅር ያለው። የበይ አይነት ሙዚቃ። ለሀገር በጣም ነው ደስ የሚለኝ። የሀገር ስሜት የሚገልጽ ሙዚቃ ስሰማ በጣም ነው ደስ የሚለኝና የምወደው። ይሄን ነገር በጣም ደስ ይለኛል። የባህል ሙዚቃ ነው የምወደው በጣም ደስ የሚለኝ። በጣም ነው የማፈቅረው የምወደው በፍቅር በደስታ